ትንኞች በአካባቢዎ አሉ። ያው በጣም ብዙ ትንኛል መራቢያ ወቅትም አላቸው። ያው ስፔሻሊ ወይም በግንቦትና በመስከረም ሰሞን ብዙ ጊዜ ይራባሉ። አንዳንዴ ያው ከዚህ ከሚደፉ እንትኖች የምግብ ትራፊዎች። ቆሻሻ ቦታዎች ምናምን የሚራቡበት አካባቢ ነው መሰለኝ እና በብዛት እዛ አካባቢ አያችኋለሁ። እና አዎ አሉ። በብዛት ትንኞች አሉ ከሰፈርም ከአካባቢም አሉ ከቤትም አሉ

ስሜትን በፊትህ ላይ ታሳያለ? አዎ ያው ስሜት ብዙ ጊዜ በፊት ገጽታ ይታያል ይገለጻል ብዙ ጊዜ እና ሰው ደስተኛ ሲሆን ከፊቱ ያስታውቃል አንዳንድ ሲከፋው የማይስማማው ነገር ሲነገረው ምናምን ያው ፊቱ ላይ ያስታውቃል እና እኔም እንደዚህ አይነት ባህሪ አሳያለሁኝ ወይ የማይመቸኝ ሀሳብም ካለ ወይም ደግሞ ያው የማይመቸኝ ነገር ካየሁ እንደዛ አይነት አስተያየት ወይም ደግሞ የፌት ገጽታ ላሳይ እችላለሁ እና ብዙ ጊዜ ያው ስሜት በፊት ይታያል ይገለጻል አሳያለሁኝ።

ስለ ልጅነትህ የመኖሪያ ቤት ንገረኝ? የልጅነት የመኖሪያ ቤቴ እንግዲህ ይኸው ከአካባቢ የተሰራ ባህላዊ የሆነ መኖሪያ ቤት ነው የነበረው ከሳር ከእንጨት የተሰራ ጣሪያው የሳር የሆነ ማለት ነው እና ጭስ ጭስ ይጨስበታል እዛው ነው ያው የሚነደደው ምናምን የተከፋፈለ ነገር የለውም እንደ ዘመናዊ ቤት ባህላዊ ነው እዛው ነው ሁሉም ነገር ያው ይተኛል እዛው ይበሰልበታል እዛው ይበላበታል እና ይሄ ኩሽና ይሄ እቃ ቤት ይሄ ምን ተብሎ የተከፋፈለ የለውም ይሄ መኝታ ቤት ተብሎ አንድ ላይ ነው ያለው ያው እንደዛ ነው የልጅነት ቤቴ የነበረው።

አዲስ አመት ያው ከቤተሰብ ጋር ሁነን ነው የምናከብረው ቤተሰብ ጋር ሆኜ ቤት ብዙ ጊዜ የተለመደ ነው አዲስ አመት ያው እንግዲህ ዘመን መለወጫ ተብሎ ነው የሚታወቀው ብዙ ጊዜ ስለዚህ እሱን ከቤተሰብ ጋር ሆነን ነው የምናሳልፈው አንድ ላይ አዲስ አመት አዲስ ልብሶች ይለበሳሉ፣ አዳዲስ ነገሮች ይደረጋሉ፣ ያው እንደዛ አይነት በሚል ስሜት ውስጥ ሆነን ነው የምናከብረው እና ያው ቤተሰብ አንድ ላይ ተሰብስቦ ዳቦ ፈንዲሻ ተለያዩ የሚበሉና የሚጠጡ ነገሮች ተደርገው ያው በጨዋታና በሳቅ ይከበራል።

ስለ ፀጉር ተንከባከበ ትወደዋለህ? ፀጉርም መንከባከብ ትወዳለህ የሚል ትርጉም ሰጠሁት። እና ፀጉሬን አዎ መንከባከብ ደስ ይለኛል። እንከባ ካልተንከባከብኩትም ያው የተወሰነ ስለሚቆሽሽ ስለሚያሳክከኝ ምናምን ያው ሁሌም መንከባከብ አለብኝ። ስለዚህ ስንከባከብ ደግሞ ያው ከላይ ላይ ያለው ነገር ትንሽ ያው ይቀልልኛል ማለት ዘና ብዬ ምውልበት ቀን ነው። እና ስታጠብ ምናምን ስንከባከበው እዚያው መንከባከብ ያስደስተኛል

ማንቂያ ሰዓት እጠቀማለሁ። ያው ጠዋት ቶሎ መነሳት ባለብኝ ሰዓት ለምሳሌ ከሰኞ እስከ አርብ ለልጆች ማብሰል ስላለብኝ አንዳንድ ስራም ሲኖር። ይሄ ሰዓት ቀጥሬ እነሳለሁኝ ጠዋት እና ለረ ለስራ እንዳይረፍድ ለልጆች ትምህርት ቤት እንዳይረፍድ በሚል ጠዋት እነሳለሁ። እና ብዙ ጊዜ አዎ ማንቂያ ሰዓትን እጠቀማለሁ ስለዚህ በሰአቱ እነሳለሁ በሰአቱ አብስዬ በሰአቱ መላክ እችላለሁና። ማንቂያ ሰዓት በሰአቱ እንድነቃ ስለሚያደርገኝ እጠቀማለሁኝ

የምትወደውን እንስሳ ምንድን ነው? የምወደውን እንስሳ ውሻ እወዳለሁኝ ውሻ ከቤት እንስሳት ውስጥ ያው ውሻ ደስ ይለኛል ታማኝ ነው። ቤት ጠባቂ ነው። ያው ስትንከባከበው ምናምን ታዛዥ ነው። ሁሉን ነገር ስታደርግለት እሱም እንደ ሰው ሆኖ አውቆ የሚያገለግል ጌታውን የማይረሳ ወይም ደግሞ ባለቤትን የማይረሳ ይባላል። እና በተለምዶ እዚህ እዚህ አንፃር ውሻ ታማኝ ስለሆነ ውሻ ደስ ይለኛል።

መንዳት ትችላለህ? አዎ መንዳት እችላለሁ። መንዳት ያው ሲባል እንግዲህ ብዙ ነገር አለ መኪና መንዳት አለ ሳይክል መንዳት አለ የተለያዩ ነገሮችን መንዳት አለና መንዳት እችላለሁ። ለምሳሌ እኔ መኪና ህዝብ አንድ ላይሰንስ አለኝ እና እሱን መንዳት እችላለሁኝ ከዚያ በታች ያሉ ነገር ተሽከርካሪዎችን መንዳት እችላለሁ አስባለሁኝ። እንግዲህ ያው ህዝብ አንድ ቢሆንም እንትኔ ሌሎችን መሞከር እችላለሁኝ

እጅ መጨባበጥ ትወዳለህ? ይሄ እንደ ሰው አይነት ይለያያል እንግዲህ ያው የምትግባባው የምትቀራረበው ሰው ሲሆን እጅ ተጨባብጠህ ሰላም ተባብለህ ያው በደንብ ሰላምታ ትለዋወጣለህ ነገር ግን ከሁሉም ሰው ጋር አይደለም የማትግባባቸው ወይም ደግሞ የማታውቃቸው ዝም ብለህ እንዲሁ ሃይ ሃይ ተብለህ ወይም ደግሞ ሰላም ነው ፥ሰላም ነው ተብሎ የሚተላለፍበት ሁኔታ አለና ያው እኔ መጨባበጥ ችግር የለብኝም። የማውቀው የምትግባባው ሰው ከሆነ እጅ መጨባበጥ ችግር የለብኝም እጨባበጣለሁ።

የምታውቀው አንድ ምሳሌ ንገረኝ እንግዲህ ይሄን ከምሳሌያዊ አነጋገር ጋር ነው አያይዤ የፈተሁት እና ያው ብዙ የማውቃቸው ምሳሌያዊ አነጋገሮች አሉ። አሁን ለምሳሌ። ቶሎ ቶሎ ቤት ግድግዳው ሰንበሌጥ የሚል ምሳሌ አለ እና ምን ማለት ነው? ያው ቶሎ ቶሎ የሆነ ነገር ወይም ደግሞ መሰረት የሌለው ነገር። ፈራሽ እንደሆነ ወይም ደግሞ ቶሎ ቋሚ ያልሆነ ነገር እንደሆነ ቶሎ እንደሚፈርስ ምንም ነገር መሰረት እንደሌለው። ተደርጎ ነው የሚወሰደው እና ያው እዚህ ጋር የተያዘ ፍቺ አለው

ኢሜል ትጠቀማለህ በሚገባ እጠቀማለሁ። ኢሜል ያው ብዙ ጊዜ ከተለያዩ ነገሮች ስራ ለማመልከት ስራ ማመልከቻ ለመጠቀም እንደዚህ የተለያዩ ነገሮችን ለመለዋወጥ ከጓደኛ ጋር የተለያዩ ፋይሎችን ለመቀያየር ምናምን። ኢሜል እጠቀማለሁኝ አሁንም የተጠቀምኩ ነው ያለሁት ከመጀመሪያም ያው በትምህርቴ ሰዓትም የተለያዩ ፋይሎችን ወይም ደግሞ የተለያዩ የትምህርት መረጃዎችን ለመቀያየር እንጠቀምበት ነበር። እና ስቲልም የተጠቀምኩ ያለሁት ያው ኢሜል አለ።

በምንጣፍ ላይ እቀመጣለሁ አዎ ያው ማለት ምንጣፍ አድርጌ ምናምን ነው የምትቀመጠው ብዙ ጊዜ ያለ ምንጣፍ። አፈር ወይም ጭቃ ስለሚሆን ከእሱ ላይ ደግሞ ለመቀመጥ ያው ልብስ ይቆሻሻል። ተለያዩ ነፍሳቶች ሊኖሩ ይችላሉ እና ምንጣፍ አድርገን ወይም ደግሞ የሆነ ቦታ የተመቸ ወንበር ላይ ምናምን ነው የምንቀመጠው ወይ የምቀመጠው እና። ብዙ ጊዜ ምንጣፍ ላይ ነው የምቀመጠው።

ጫጫታ ታገኝበት ትችላለህ? ወይስ ጫጫታ ላታገኝ ትችላለህ። ብዬ ተረጎምኩትና ጫጫታ የማይገኝበት ቦታ የለም። ብዙ ጊዜ ያው በተፈጥሮም ቢሆን የሚረብሽ ነገር አይጠፋምና። ያው ከሰው ሰራሽ ጫጫታዎች ልርቅ እችላለሁ። ነገር ግን ከተፈጥሮአዊ ጫጫታዎች ምናምን አንዳንድ ያው የርንስሃት የአዕዋፋት ወይም ደግሞ የተለያዩ ተፈጥሮአዊ የሆነ ነገሮች ጫጫታ ሊፈጥሩ ስለሚችሉ ከእሱ መራቅ ላልችል እችላለሁ

በቋንቋ ታምናለህ? የሚል ፍቺ ነው የሰጠሁት እና ያው አንዳንዴ ሲፈታ ወይም ትራንስሌት ሲደረግ ትንሽ የእንትን መደራረብ አለው እና በድን ቋንቋ ታምናለህ? የሚለው ግን እኔ በቋንቋ ታምናለህ ወይ የሚል ነው የሰጠሁት አዎ በጣም ነው የማምነው በቋንቋ። ቋንቋ መግባቢያ ነው ባይ ዘ ዌይ ያው ቋንቋ መግባቢያ እስኮነ ድረስ የማንም ቋንቋ ክብር አለው። ነገር ግን ያው በእኔ ቋንቋም ቢሆን አምናለሁ። ቋንቋዬ ያግባባኛል ወይም ደግሞ አምኜበት ነው የምናገረው እና አምናለሁ በቋንቋዬ።

ማሸነፍ ትችላለህ ብዬ ወሰድኩት እንግዲህ ተደጋገመብኝ ፍቺውም እና ማሸለፍ ትችላለህ ነው የሚለው ያው አንዳንዴ ትራንስሌት ሲደረግ ችግር አለው ብያለሁ። የፊደላት ግድፈት ይኖራሉ ነገር ግን ማሸነፍ ትችላለህ ወይ ነው የሚለው? እንግዲህ ማሸነፍ እችላለሁ አንዳንድ ሁሉን ነገር ማሸነፍ አይቻልም። ነገር ግን የተወሰኑ ነገሮችን ያው በህይወትህ ውስጥ የሚያጋጥሙ ነገሮችን በትጋት በጥንቃቄ ሰርተህ ልታሸንፍ ትችላለህ። ያው የሚያጋጥሙህን ነገሮች እና ማሸነፍ እችላለሁ አሸንፋለሁ እችላለሁ። አደርገውና እችላለሁ

በዱቄ መፍጨት ታውቃለህ? ይሄ ለኔ አዲስ ቃል ነው ዱቄ ምን እንደሆነ ብዙም አላውቅም እና እኔ በዶቄ ፈጭቼ አላውቅም። ተጠቅሜውም አላውቅም ቃሉም ለኔ አዲስ ስለሆነ እንግዲህ ዱቄ ማለት ምን እንደሆነ ወይም ደግሞ የፍቺ ችግር ስላለው ሊሆን ይችላል ነገር ግን በዚህ ነገር ተጠቅሜም ወይም ፈጭቼም አላውቅም በአጠቃላይ የኔ ምላሽ ሊሆን የሚችለው ምንድነው እኔ ፈጭቼ አላውቅም ነው።

በጀት ታስተዳድራለህ? አዎ በጀት አስተዳድራለሁኝ የተሰጠኝን ነገር ማስተዳደር እችላለሁ። ነገር ግን ካሁን በፊት አስተዳድሬ አላውቅም እኔ ግን የሚያቅተኝ ነገር ነው ብዬ አላስብም። ምክንያቱም ያው ብሬክ ዳውን ተሰርቶለት ወይም ተከፋፍሎ ለዚህ ይሄ ለዚህ ይሄ ለዚህ ወጪ ተብሎ ነው ሚሰራው። እና ያው ቤት ውስጥ ያሉ ነገሮችን እንደ ቤት አስተዳድራለሁ። ለምሳሌ ለዚህ ለዚህ ይህ ይውላል ብዬ ከፋፍዬ መጠቀም ስለሆነ ከዛ አንፃር ትላልቅ በጀቶችም ወይም በቢሮ ደረጃም ቢሰጠኝ ማስተዳደር እችላለሁ

ማቅረቢያ ማድረግ ትችላለህ? ማቅረቢያ ማድረግ እኔ አልችልም አሁን ይሄ ማቅረቢያ ከማይክሮስኮፕ ምናምን ጋር የተያዘ ከሆነ እሱን አላደርግም። መነፀርም ቢሆን ተጠቅሜ አላውቅ። በራሴ አይን እይታ ነው የማየው እና በተፈጥሮ አይቦርን ነገር ነው የማየው ስለዚህ እንደዚህ ማቅረቢያ አላደርግም። ምንም የተለየ ነገር አልጠቀምም የሆነ ነገር ለማጉላት ወይም ደግሞ ለማን እንትን ለማድረግ ብዬ የምጠቀመው ማቅረቢያ የለም።

የመጠጥ ውሃን ከየት ካገኛለህ? ያው በከተማ ውስጥ ነው የምኖረው። እሄ ከተማ ደግሞ ባምቦሃ የሚባል አለ። ይሄ ተዘረጋዋ እንግዲህ እነሱ ከከርሰ ምድር ነው የምናመጣው ይላሉ ምናልባት ከወንዝም ሊመጣ ይችላል። ያው ከባምቧ ነው እኛ ዋናውን እንግዲህ ባናውቀውም እኔ የማገኘው በዋናነት ከባምቦሃ ነው የምጠጥ ውሃየን ምንጩን የማገኘው ከባምቦሃ ነው። ከየት ይምጣ ከየት ይምጣ? ያው እነሱ ናቸው ዋናዎቹ ውሃ አሰራጭ አካላት ናቸው። የሚያውቁትና ያው እነሱ ያውቃሉ ይሄ ግን ከባምቧ ከተ ዝርጋታ ከተሰጠው ባምቧ ላይ ነው የምጠጣው

ቃሉ ለኔ አዲሴ ነው ተደጋግሞ ስለመጣብኝ ነው እና ብዙ ትንሽ ሳለህ ነው። የሚለው እና እንግዲህ ብዙ ትንሽ ሳለህ ማለት ምን ማለት እንደሆነ? እኔ አልገባኝም። ነገር ግን ብዙ ትስላለህ? ወይ ወይም ደግሞ እንደዛ አይነት ትርጉም ነው የሰጠሁት። እና ብዙ ሳል የለኝም ጉንፋን ሲያመኝ ምናልባት ልስል እችላለሁ። ከዛ ውጪ ግን ያለው ትርጉም ካለ እንግዲህ ይቅርታ ምንም የትርጉሙ የትርጉም ችግር ስለሆነ በጣም ይቅርታ

አሳ አሳ የሚለው የዱር እንስሳ ወይም ደግሞ የዱር እንስሳ እንኳን አይባልም በውሃ ውስጥ የሚኖር ነፍስ አሳ ማለት። በውሃ ውስጥ የሚኖር እንስሳ ነው

ላክ ነው የሚለው ላክ ማለት ያው እንግዲህ የሆነ ነገር ለሆነ ሰው መላክ እንደማለት ነው። ያው ወደሆነ ቦታ መላክ ወይም ደግሞ ወደ ሌላ ሰው መላክ ከሚለው ጋር አያይዤ ነው የምጠቅሰው። ወርድ ይሄ ቃላት ናቸው እና ያው መላክ ማለት ከዛ ጋር የተያያዘ ነው። ወይም ላክ የሚለው ከዛ ጋር የተያያዘ ነው

ጁላይ ጁላይ ማለት በእኛ እንግዲህ ያው የወራት አቆጣጠርነው ነገር ግን ይሄ አማርኛ ቃል አይደለም የእንግሊዘኛ ቃል ነው። ጁላይ ማለት ያው እንግዲህ ሀምሌ እንደማለት ነው በእኛ።

ላይ ማለት ከሆነ ነገር በላይ ወይም ደግሞ የሆነ ቦታ ሆኖ እዚያ በላይ የሆነ ነገር ወይም ደግሞ የ የታች ተቃራኒ ማለት ነው

ደመና ደመና የሚል ልህፊችን አያለው እና ደመና ያው ለዝናብ መምጣት ብዙ አስተዋጽኦ ያለው ነገር ነው። በተለምዶ ሰማይ በምንለው እንትን ነገር የሚኖር ነው እና ለዝናብ መምጣት ትልቅ አስተዋጽኦ አለው።